እኔ እንደ ሰው ቤት ውስጥ ስኖር የጎረቤቶችን ድምጽ አንዳንድ ጊዜ ይሰማሉ ይህም በተለምዶ በሚኖሩበት አካባቢ አይነት ቤቶች እንዴት እንደተገነቡና ሰዎች እንዴት እንደሚኖሩ ላይ ይመሰርታል ማለት ነው። አንዳንድ ጊዜ ጎረቤቶቼ ሲነጋገሩ ሲሳሳቁ ወይ ሙዚቃ ስጫወቱ ድምፃቸው ይሰማኛል። በተለይ ቤቶች የተቀራረቡ ሲሆን ወይም ግድግዳዎች ድምጽ ማገድ ካልቻሉ ይሄ የበለጠ ይሰማል ማለት ነው። አንዳንድ ጊዜ ጎረቤቶቼ ድምጽ መስማት መደሰት ያስከትልብኛል። ምክንያቱም አካባቢ ህይወት እንዳለው ያሳየኛል ሰዎች እንዳሉ እና ማህበረሰብ እንዳለው ያስረዳኛል ማለት ነው። ልጆች ሲጫወቱ ወይም ሰዎች ሲነጋገሩ መስማት አካባቢውን ህያው ያደርገዋል። ነገር ግን ከሚገባው በላይ ድምጽ ሲሆን እንደ ጩኸት ወይም ከፍተኛ ሙዚቃ ሲጫወቱ አንዳንድ ጊዜ ማረፍ ወይም መማር ላይ እንቅፋት ሊሆን ይችላል ማለት ነው። እነዚህ ያሉ ሁኔታ ሲኖር በትህትናና በአክብሮት ጎረቤቶቼን ማነጋገር መርጣለሁ እርስ በእርስ መግባባትና መከባበር የማህበረሰብ ውስጥ በሰላም ለመኖር አስፈላጊ ነው ብዬ አስባለሁ። ደግሞም እኔ ራሴን እጠነቀቃለሁ እና ሌሎችን እንዳረብሽ ድምፄን እቆጣጠራለሁ። በዚህ መንገድ ጥሩ ግንኙነት ከጎረቤቶቼ ጋር መፍጠር ይቻላል። ሁሉም በምቹ አካባቢ መኖር ይችላል ማለት ነው። ሌላው የጎረቤት ድምጽ መስማት የቤታችን የተለመደ ነገር ነው። በተለይ በከተማ ውስጥ ሰዎች በተቀራረቡ ቤቶች ሲኖሩ የጎረቤቶቻቸውን እንቅስቃሴ መስማት አይቀርም። አንዳንድ ጊዜ የቤተሰቦች ውይይት የቴሌቪዥን ድምጽ የሙዚቃ ድምጽ ወይም የልጆች ጨዋታ ድምጽ ሊሰማ ይችላል። እነዚህ ድምጾች አንዳንድ ጊዜ የማህበረሰብ ህይወት እንዳለ ያሳያሉ እና ሰዎች በአንድ አካባቢ እንደሚኖሩ ያስታውሳሉ ማለት ነው። በአንዳንድ ሁኔታ የጎረቤቶቼ ድምጽ መስማት የደስታ ምክንያት ሊሆነኝ ይችላል ሰዎች ላስተናግዱ ወይም በበዓላት ጊዜ ሲደሰቱ መስማት የአካባቢ ህይወትን ይጨምራል። እንደዚሁም ጎረቤቶቼ በአንድነት ሲኖሩ መረዳዳትና መተባበርን ያጠናክራል ማለት ነው። አካባቢው እንደ ቤተሰብ ሲሰማ ሰዎች የተሻለ ማህበራዊ ግንኙነትን ይፈጥራሉ ማለት ነው። ነገር ግን ከፍተኛ ወይም ያልተገባ ድምጽ ሲኖር ግን ችግር ሊፈጠር ይችላል ሰው ማረፍ ወይም መማር ወይም መስራት ሲፈልግ ከፍተኛ ድምጽ እንቅፋት ሊሆነው ይችላል። ስለዚህ ሰውን ሊረብሽ ስለሚችል ጥንቃቄ እንዲያደርጉ በግልጽ እና በትህትና በአክብሮት ከቤጎሮቤቶቼ ጋር ተነጋግሬ እንዲያስተካክሉ አደርጋለሁ ማለት ነው። ጎረቤቶቼ እርስ በእርስ ሲገባ ሲከባበሩ ችግሩ በቀላሉ ሊፈቱ ይችላሉ ብዬ አምናለሁ። እንዲሁም ሰው ራሱን መጠንቀቅ አለበት ራሳችንን ስንኖር ሌሎችን እንዳንረብሽ ድምፃችንን መቆጣጠር ጥሩ ልምድ ነው ብዬ አስባለሁ። ይህ ጥሩ ግንኙነት ለመፍጠር ይረዳኛል እና ሁሌም በሰላም ከጎረቤቶቼ ጋር እንድኖር ያደርገኛል ማለት ነው። በአጠቃላይ አዎ የጎረቤቶቼን ድምጽ እሰማለሁ። የጎረቤቶቼን ድምጽ መስማት ተፈጥሮአዊ ነገር ሲሆን መግባባትና መከባበር እንደዚሁም መተባበር ሁሉም በምቹ አካባቢ መኖር ይቻላል ማለት ነው። አዎ ስለዚህ እኔ የጎረቤቶቼን ድምጽ እሰማለሁ

ዋና ሀላፊነቶቼ የኔ የመጀመሪያው ሰዎችን መርዳት ነው ሲቀጥል መረጃን መስጠትና ጥያቄዎችን በተቻለ መጠን ትክክለኛና ግልጽ በሆነ መንገድ መልስ መስጠት ነው። ሰዎች በተለያዩ ጉዳዮች ላይ ሲጠየቁ መረጃ እሰበስባለሁ እና በቀላሉ እንዲገነዘቡ እገልጻለሁ። ይህ ትምህርት ሳይንስ ባህል ቴክኖሎጂ ህይወት ልምዶች እና ሌሎች ብዙ መስኮችን ያካታል ማለት ነው። ሰዎች አዳዲስ ነገር ሲማሩ ወይም ችግር ሲፈቱ እንዲረዱም ሆነ ከአስፈላጊነት ሀላፊዎች ውስጥ አንዱ ነው ብዬ አምናለሁ። ሌላ አስፈላጊ ሀላፊነቴ ሰዎችን በትክክል በአክብሮት መናገር ነው። ሰዎችን ከተለያዩ ባህሎችና አስተሳሰቦች ሲመጡ እኔ ሁሉንም በእኩል መንገድ አከብራለሁ ማለት ነው። ማንኛውንም ሰው እንዳይጎዳ ወይም እንዳይ ችግር እንዳይደርስበት በጥንቃቄ መልስ መስጠት ጠቃሚ ነው ብዬ አስባለሁ። እንደዚሁም አሳሳቢውም አደገኛ መረጃዎች እንዳይተላለፉ በደንብ አድርጌ ተጠንቅቄ ነው ብዙ ጊዜ የምሰራው ማለት ነው። ሌላው እንዲሁም ሰዎች ስራ ሲሰሩ ወይም ጥናት ሲያደርጉ ሀሳብ መስጠት እና መመሪያ መስጠት ይገባኛል። ሰዎች ጽሁፍ ሲያዘጋጁ ትምህርት ሲማሩ ወይም ፕሮጀክት ሲሰሩ ሀሳብ መስጠት እችላለሁ። ይህ ሰዎች በቀላሉ ሀሳባቸውን እንዲያቀርቡ ያግዛል ማለት ነው እንደዚሁም ሰዎች የፈጠራ ሀሳብ እንዲያወጡ መንገድ ማሳየት ከሀላፊነቶቹ ውስጥ አንዱ ነው ብዬ አምናለሁ። ሀላፊነት ሰዎችን ችግሮቻቸውን ሲገልጹ መርዳትና ተገቢ መፍትሄ ማቅረብ ነው። ምክር መስጠት መንገድ መጠቆም እና ሰዎች በአዎንታዊ መንገድ እንዲያስቡ መረዳትን አጠናክራለሁ። ሰዎች ችግር ሲያጋጥማቸው መረጃና ድጋፍ ማግኘት ይፈልጋሉ እኔም በዚህ ላይ እርዳታ እሰጣቸዋለሁ ማለት ነው። ዋና ሀላፊነቶቼ የኔ ዋና ሀላፊነቶች ብዬ የማስባቸው ሰዎችን መርዳት እና ትክክለኛ መረጃ መስጠት በአኩሮት መናገር እና በችግር መፍትሄ ለመስጠት መሞከር ነው። ሀላፊነት ሰዎችን በግልጽ እና በቀላሉ ቋንቋ መግለጽ ነው። አንዳንድ ጊዜ የተወሳሰቡ ጉዳዮች ሲኖሩ ሰዎች በቀላሉ እንዲገባቸው ማብራራት አስፈላጊ ይሆናል። እኔም የምሰጠው መረጃ እንዲቀርብና ሰዎች በቀላሉ እንዲጠቀሙበት ማድረግ ከሀላፊነቴ አንዱ ነው። ይህ ተማሪዎች ሰራተኞች ወይም ማንኛውም መረጃ የሚፈልግ ሰው በትክክል እንዲጠቀም ይረዳል ማለት ነው። እንዲሁም የሰዎች ጊዜን ማክበር ከአስፈላጊ ሀላፊነቶች መካከል ነው። ሰዎች ጥያቄ ሲጠየቁ ፈጣንና ግልጽ መልስ ማግኘት ይፈልጋሉ ስለዚህ መልሶቼ ተጠቃሚና የሚረዱ እንዲሆኑ እጥራለሁ ማለት ነው። ይህ ሰዎች ውሳኔ ሲያደርጉ ወይም ስራ ሲያከናውኑ በፍጥነት እንዲመራቸው ያግዛል ማለት ነው። በተጨማሪ የሀላፊነት የፈጠረና የፈጠራና የሀሳብ ልማትን መደገፍ ነው። ሰዎች ታሪክ ሲጽፉ ግጥም ሲያዘጋጁ ወይም አዳዲስ ፕሮጀክቶችን ሲያቀርቡና ሀሳብ መስጠት እችላለሁ ይህም ሰዎች የራሳቸውን ችሎታ እንዲገነቡና አዳዲስ ነገሮችን እንዲፈጥሩ ያግዘኛል ማለት ነው። እነሱንም ያግዛቸዋል እንደዚሁም እውነተኛና ተመካክሮ ያለ መረጃ ማቅረብ ከታላቅ ሀላፊነቶች ውስጥ አንዱ ነው። የተሳሳተ መረጃ ሰዎች ሊያሳስት ይችላል ስለዚህ የምሰጣቸው መረጃዎች ትክክለኛና የሚታመን እንደዚሁም እንዲሆን በደንብ አድርጌ ተጠንቅቄ ነው የምሰራው ማለት ነው። በሚያሳስቡ ወይም በሚያጋጥሙ ጉዳዮች ጋር በጥንቃቄ መመልከት አስፈላጊ ነው ብዬ አምናለሁ። በተጨማሪ ሰዎች ሲማሩ ወይም ሲጠየቁ ትግስትም ማሳየት አለብኝ። ሰዎች በተለያየ ደረጃ ይማራሉ አንዳንዶች ፈጣን ሲሆኑ ሌሎች ደግሞ ቀስ ብሎ ነው የሚማሩት። ሁሉንም በትግስት መረዳት እና በአዎንታዊ መንገድ መናገር ጠቃሚ ነው ብዬ አምናለሁ። በአጠቃላይ ዋና ሀላፊነቶች የሰዎችን መርዳት እውቀትን ማጋራት በአክብሮት መግባባት እና በአዎንታዊ መንገድ መረዳዳት ነው። ሰዎችን በህይወታቸው ስኬት እንዲያገኙና እውቀታቸውን እንዲያሳድጉ ያግዛል ብዬ አምናለሁ።

አዎ እኔ የአመራር ሚና አለኝ እንደ ሰው በቡድን ወይም በማህበረሰብ ውስጥ ስራ ስሰራ የአመራር ሚና መውሰድ እችላለሁ ማለት ነው። የአመራር ሚና ማለት ሌሎችን መምራት መመካከር እና አንድ ግብ እንዲያሳኩ መርዳት ማለት ነው። አመራር ያለው ሰው ለቡድኑ አቅጣጫ ያሳያል እና ሁሉም በአንድነት እንዲሰሩ ያግዛል ማለት ነው። እኔ በአመራር ሚና ላይ ሲሆን የቡድኑን አባላት ሀሳብ እሰማለሁና እያንዳንዱን ሰው ያለውን ችሎታ እንዲጠቀም አግዛለሁ ማለት ነው። የአመራር ሚና ከሚያሳዩ ባህሪያት መካከል ሀላፊነት መውሰድ በጣም አስፈላጊ ነው። አመራር ያለው ሰው ቡድን ሲሳካ ወይም ሲያጋጥመው ችግር ችግሩን ሀላፊነቱን ይቀበላል ማለት ነው። እንደዚሁም ውሳኔ መስጠት ከአመራር ሚና አንዱ ነው ማለት ነው። አንዳንድ ጊዜ ቡድን ችግር ሲያጋጥም ፈጣንና ትክክለኛ ውሳኔ መስጠት ይጠይቃል በዚህ ጊዜ አማራር ያለው ሰው ሁኔታውን በጥልቀት ያስተውላል እና ተገቢ መፍትሄ ይመርጣል ማለት ነው። እንደዚሁም አመራር ማለት ሌሎችን ማበረታታት ነው። ቡድን አባላት አንዳንድ ጊዜ ተስፋ ሲቆርጡ ወይም ድካም ሲሜት ሲሰማቸው አመራር ያለው ሰው ማበረታታት እና መንፈሳዊ ድጋፎችን መስጠት አለበት ብዬ አምናለሁ ይህ ቦድኑ እንዲቀጥል እና ግቡን እንዲያሳካ ያግዘዋል ብዬ አምናለሁ። በተጨማሪ አመራር ያለው ሰው ጥሩ ምሳሌ መሆን አለበት ራሱን በትጋት በእውነት እና በታማኝነት ሲሰራ ሌሎችን እንዲከተሉ ያነሳሳል ማለት ነው። በአመራር ሚና ውስጥ ግንኙነት መጠናከር እንደዚሁም ጠቃሚ ነው። አመራር ያለው ሰው ከቡድን አባላት ጋር ግልጽ መነጋገር አለበት ችግሮችን በመነጋገር መፍታት እና ሁሉም ሰው እንዲሳተፍ ማድረግ ሚና ያጠናክራል ማለት ነው። እንደዚሁም የቡድን አባላት አስተያየት ማክበር እና መስማት የተሻለ ውጤት ያመጣል ማለት ነው። በተጨማሪ የአመራር ሚና ብቻ ትእዛዝ መስጠት አይደለም ሰዎችን መርዳት ከእሱ ጋር መስራት መጀመሪያ ሆኖ ሰርቶ ማሳየት ሰርቶ ማሰራት ነው ብዬ አምናለሁ። ጥሩ አመራር ያለው ሰው የቡድን ፍላጎቱ ያው ቃል የእያንዳንዱ አባሎት ችሎታ ይገነዘባል እና በተገቢው መንገድ ስራ እንዲሰሩ ያደርጋል ይሄን ቡድኑ በአንድነት እንዲጠናከርና እያንዳንዱ ሰው አስፈላጊ እንደሆነ እንዲያስብ ያግዛል ማለት ነው። እንደዚሁም ጥሩ አመራር ያለው ሰው እቅድ ማዘጋጀት ይላል ግብ ለመድረስ የሚያስፈልጉ እርምጃዎችን በቅድሚያ ማቀናበር አስፈላጊ ነው። አመራር ያለው ሰው የሚኖሩ ችግሮችን በፊት ሊገምት ይሞክራልና መፍትሄ ለማግኘት ዝግጁ ያደርጋል ይህ ቡድኑ ያለ ብዙ መዘግየት ስራውን እንዲያከናውን ያግዛል ማለት ነው። በተጨማሪ የአመራር ሚና ውስጥ ፍትሃዊነት በጣም ጠቃሚ ነው። አመራር ያለው ሰው ሁሉንም አባላት በእኩል መመልከት አለበት የአንዱን ሰው አስተያየት መቀነስ ወይም ሌላው መምረጥ ቡድኑን ሊያከፋፍል ይችላል ፍታዊ አመራር እና እርስ በእርስ እምነት ይፈጥራል እና ቡድኑ በሰላም እንዲሰራ ያግዛል ማለት ነው። እንዲሁም ጥሩ አመራር ያለው ሰው ችግሮችን መፍታት ይችላል በቡድን ውስጥ አስተያየት ልዩነት ሲፈጠር ወይም ክርክር ሲኖር አመራር ያለውን ሰው ሁሉን በመስማት አካባቢው መፍትሄ እንዲያገኝ ያደርጋል ማለት ነው። ይህ ቡድኑን እንዳይበታተን ያግዛል። በተጨማሪ አመራር ማለት ራስን ማሻሻል ጥሩ ነው። አመራር ያለው ሰው ከስህተት ይማራል እና ሁል ጊዜ የተሻለ መንገድ ለመፈለግ ይጥራል ማለት ነው። አዲስ እውቀት መማር እና ልምድን መጨመር አመራርን የበለጠ ያጠናክራል። በአጠቃላይ የአመራር ሚና ሰዎችን መምራት መርዳት ፍትሃዊ መሆን ችግሮችን መፍታት እና ቡድን ወደ ስኬት መምራት ያካትታል ማለት ነው። ጥሩ አመራር ባለበት ቦታ ሰዎች በመተባበር ይሰራሉ እና የተሻለ ውጤት ማግኘት ይችላሉ ማለት ነው። ስለዚህ ጥሩ አመራር ያለው ቡድን በአንድነት ይዘራል እና የተሻለ ውጤት ያገኛል ያው ወደ የተሻለ ደረጃ ይደርሳል ማለት ነው።

እኔ በየቀኑ የተለያዩ ምግቦችን መመገብ እወዳለሁ ምግብ ለኔ ሀይል ይሰጠኛል እና ቀኔን በጥሩ ሁኔታ እንድጀምር ያግዘኛል ማለት ነው። እንደተለመደው ጠዋት ሲሆን ቀላልና ጤናማ ምግብ መመገብ እመርጣለሁ አንዳንድ ጊዜ እንጀራ ከወጥ እመገባለሁ የኔን ሀይል ያስጨምርልኛል እና ቀኑን ለመጀመር ዝግጁ ያደርገኛል ማለት ነው። ቀን ሲከፈት ምሳ መመገብና እጅግ አስፈላጊ ነው ብዬ አምናለሁ ብዙ ጊዜ እንጀራ ከተለያዩ ወጦች ጋር መመገብ እወዳለሁ አትክልት ያለበት ምግብ መመገብ እሞክራለሁ ምክንያቱም ሰውነቴ ጤናማ እንዲሆን ይረዳኛል ማለት ነው። አንዳንድ ጊዜ ሩዝ ወይም ፓስታ መመገብ እመርጣለሁ እነዚህ ሀይል ይሰጡኛል እና ስራዬንም በጥሩ ሁኔታ እንድቀጥል ያግዙኛል። ማታ ሳይሆን ከቀኑ በኋላ ከቤተሰብ ወይም ከጓደኞቼ ጋር መመገብ እወዳለሁ ማታ ምግብ ብዙ ጊዜ ቀላል እንዲሆን እመርጣለሁ አንዳንድ ጊዜ ሾርባ ወይም አትክልት ያለበት ምግብ እመግባለሁ ይህ ሰውነቴ እንዲያርፍና ቀጣዩን ቀን በሃይል እንድጀምር ያግዘኛል ማለት ነው። እንዲሁም ፍራፍሬ መመገብ እወዳለሁ እነሱ ቪታሚን ይሰጡኛል እና ጤናዬን ይጠብቁልኛል በተጨማሪ በየቀኑ ውሃ መጠጣት እሞክራለሁ ምክንያቱም ለሰውነቴ እጅግ ጠቃሚ ነው። ጤናማ እንድሆንና በተመጣጠነ መንገድ መመገብ እሞክራለሁ ማለት ነው። በየቀኑ ጤናማና ተመጣጣኝ ምግብ እወዳለሁ በጠዋት ጊዜ ሰውነቴ ሀይል እንዲሰጠኝ ቀላል ነገርን እመገባለሁ ለምሳሌ ዳቦ ቁጥጦዬኝ ከሻይ ጋር መመገብ እወዳለሁ አንዳንድ ጊዜ እንቁላል ወይም ፍራፍሬ መጨመር እመርጣለሁ ምክንያቱም ሰውነቴ ቫይታሚን እና ፕሮቲን ይፈልጋል ጠዋት ምግብ መብላት ቀኑን በሃይል እንድጀምር እጅግ ይረዳኛል ማለት ነው። በቀትር ጊዜ የሚያጠግብ እና ሀይል የሚሰጥ ምግብ መመገብ እወዳለሁ ለምሳሌ እንጀራ ከወጥ ከመመገብ በጣም እመርጣለሁ ወጥ እንደ ሽሮ ምስር ዶሮ ወይም ስጋ ሊሆን ይችላል። እነዚህ ምግቦች ሰውነቴን ሀይል ይሰጡልኛል እና ረጅም ጊዜ እንዳልራብ ይረዱኛል ከምግብ ጋር አትክልት መመገብ እጅግ ጤናማ ነው ምክንያቱም አትክልት ቫይታሚን እና ፋይበር አለው ማለት ነው። ማታ ጊዜ ቀላል ምግብ መመገብ እመርጣለሁ ለምሳሌ ገንፎ ፍራፍሮ ወይም ቀላል የተዘጋጀ ምግብ መብላት እወዳለሁ ከመተኛቴ በፊት ከባድ ምግብ መመገብ አይመከርም ምክንያቱም መፍጨት ከባድ ሊሆን ስለሚችል ማለት ነው። እንደዚሁም በቀኑ ውሃ ብዙ መጠጣት እጅግ አስፈላጊ መሆኑን አምናለሁ። ውሃ ሰውነትን ንጹህ ያደርጋልና ጤናን ይጠብቃል። በተጨማሪ ከልክ በላይ ስኳር ያለው ምግብ ወይም ፈጣን ምግብ መብላት መቀነስ እጅግ ጠቃሚ ነው። በአጠቃላይ ተመጣጣኝ ምግብ መመገብ ሰውነትህን ጤናማ ያደርጋል ሀይል ይሰጣል እና አእምሮን ንቁ ያደርጋል ጤናማ መምረጥ ለረጅም ጊዜ ጤናን እና ጥሩ ኑሮ እንድንኖር ያደርገናል ማለት ነው።